ቤቴ ውስጥ የቆሸሹ ልብሶችን የማስቀምጥበት ቅርጫት አለኝ። ይህንንም እምጠቀመው ብዙ ጊዜ ልብስ ከማጠቤ በፊት ጥቂት ቀናት ካሉኝ የቆሸሹ ልብሶችን በመሰብሰብ እዛ ቅርጫት ውስጥ አጠራቅማቸዋለሁ። ምክንያቱም ልብስ እማጥበው በፕሮግራም ስለሆነ ብዙ ጊዜ መሬት ላይ ወይም ሌላ ቦታ ላይ ወንበር ላይ ከማስቀመጥ ይልቅ ቅርጫቱ ለዚህ ተብሎ የተዘጋጀ የልብስ የቆሸሹ ልብሶች ማስቀመጫ ቅርጫት ውስጥ በማስቀመጥ እጠቀማለሁ ማለት ነው። ስለዚህ ቤቴ ውስጥ የአንድ የልብስ ቆሻሻ ማስቀመጫ ቅርጫት አለኝ። ሌላ ደግሞ ምግብ በማበስልበት ጊዜ ተረፈ ምርቶችን ማለትም ከ ለማብሰል የምጠቀምባቸውን ድንች ሽንኩርት የመሳሰሉትን ልጬ የምጥልበት የቆሻሻ ቅርጫት ደግሞ በማብሰያ ክፍሌ ውስጥ አለ። ይህንንም አንድ ጊዜ አጠራቅሜ ቆሻሻ የሚወገድበት ቦታ እደፋለሁ ማለት ነው። ሌላ ደግሞ ከዚህ በተጨማሪ ሌሎች ደረቅ የሆኑ የማይመሰብሱ ቆሻሻዎችን እምጥልበት ደግሞ ደጅ ላይ ሌላ ተጨማሪ ቅርጫት አለኝ ማለት ነው።

ምግቤን ለሌሎች ማካፈል እጅግ በጣም እወዳለሁ እኔ ባደኩበት ቤተሰብ ውስጥ ምግብ የሚበላው በአንድ ትሪ ስለሆነ ሁሉም ሰው ያገኘውን ነገር በአንድ ትሪ ላይ በማድረግ ሁላችንም ተሰባስበን ነው የምንበላው። አሁን ደግሞ ባለኝ የኑሮ ሁኔታ ያገኘሁትን ነገር አጠገቤም ላለ ሰው በተለይ ደግሞ ያ ምግብ እኔ እጅግ በጣም የምወደው ከሆነ እና ቢበሉት እና አስተያየት ቢሰጡ ደስ ስለሚለኝ አጠገቤ ላለ ሰው ማካፈል እጅግ በጣም ያስደስተኛል። ከዚህ በተጨማሪ ደግሞ ምግብ ሳይበሉ ቆይተው ወይም ደግሞ በአጋጣሚ ምግብ ማግኘት ያልቻሉ የተቸገሩ ሰዎችንም ሳገኝ ካለኝ ላይ ማካፈል እጅግ በጣም ደስ ይለኛል። ስለዚህ ምግብን ብቻዬን ከመብላት ይልቅ ለሌሎች ማካፈልን እጅግ በጣም እወዳለሁ ያስደስተኛልም።